አይስክሬም አልወድም ምክንያቱም ማልወድበት ምክንያት አንደኛ ጣፋጩ በጣም ስለሚበዛ ድሮ በህፃንነቴ እጠቀም ነበር አሁን ግን ሃያ ሶስት አመት ስለሞላኝ አሁን አይስክሬምን ጥርሶቼን ስለሚጎዳብኝ የምግብ ፍላጎቴን ስለሚቀንስብኝ አይስክሬም አልጠቀምምም። አሁንም አልወድም።

አዎ የመንገዴን ስም አውቃለሁ እኔ አሁን የተወለድኩት ደብረ ታቦር ነው። የደብረ ታቦር ስሟ የሚባል ቦታ ነው ያለሁት፤ አሁን ከረንትሊ የምኖረው አዲስ አበባ ነው አዲስ አበባ አያት ውስጥ ነው የምኖረው እና አያት የመንገድ ስሙ ቦሌ አራብሳ አርባ ዘጠኝ አያት በመባል ይታወቃል ማለት ነው።

አዎ የፀሀይ መውጣትን አያለው ምክንያቱም ፀሀይ የምትወጣው በምስራቅ ነው የኔ ቤት ያለው የምተኛበት ዶርም ያለው በስተምስራቅ ስለሆነ ሁሌ ጠዋት ጠዋት ፀሀይ በምስራቅ ስትወጣ አያለው እና ደግሞ በምእራብ ስትገባም አያለው እና ፀሀይ በምስራቅ ስትወጣ በጣም ለእይታ ምቹ ናት አስደሳች ናት በጣም ደስ ትላለች ማለት ነው። በምስራቅ ስትወጣ

አዎ ወተት እጠጣለሁ ምክንያቱም ወተት ብዙ ጥቅሞች አሉት። ቫይታሚን ሲ ነው። ፕሮቲን ነው። በጣም ብዙ ጥቅሞች አሉት ወተቶችን እጠጣለሁ። ከወተት ብዙ ነገሮችን ጥቅም ስለምናገኝ ጥርስ እንዲያጠነክር ያጠነክርልኛል በጣም ብዙ ጥቅሞች አሉት። ወተቶችም በተለይ የላም ወተተን እጠጣለሁ

ብዙ አዲስ ነገሮችን መማር እፈልጋለሁ። አሁን ለምሳሌ እኔ የተማርኩት ኢንፎርሜሽን ቴክኖጂ ስለሆነ ስለ ቴክኖጂ ስለ ኤአይ ስለ ማሽን ለርኒንግ አዳዲስ ግኝቶችን ብማር እንዴት ኤአይ እንደሚሰራ? እንዴትስ ኤአይ ለሰው ልጆች አስፈላጊ እንደሆነ ወይስ ኤአይ ምን ጉዳት አለው? ምን ጥቅምስ አለው የሚሉትን ነገሮች ለይቼ ባውቅ እና እነዚህን ነገሮች ብማር ደስታ ነኝ

አዎ በአደባባይ መናገር እችላለሁ በአፕሊኮች ላይ መናገር እችላለሁ። በጣም ችሎታ አለኝ ምክንያቱም ምንም ፍራቻ ስለሌለኝ የማውቀውን የተገነዘብኩትን ነገር በተገቢው አማርኛ ቋንቋ በደንብ እናገራለሁ። ምንም ነገሮች ሳልጠቀም በተገቢ መንገድ እናገራለሁ። ማንም ለሰዎች በቀላሉ እንድረዳ አድርጌ እነዛን የታሰበውን ነገር በአደባባይ መናገር እችላለሁ

እንደኔ አስተያየት ይቅርታ መጠየቅ በጣም ቀላል ነው ምክንያቱም እኛ ካጠፋነ ያንን ጥፋት ይቅርታ መጠየቃችን ለእኛ ተገቢ ነው። አሁን ለምሳሌ እኛ ጥፋተኛ ሆነን ከተገኘን ያንን ያስቀየምነውን ሰው ይቅርታ ማለት አለብን። ይሄ የሰውነት ተግባር ስለሆነ ይቅርታ መጠይቃችን ትክክል ነው።

ማቅረቢያ ማድረግ ትችላለህ? አዎ እችላለሁ ምክንያቱም በማንኛውም ነገር ፕረዘንቴሽን በስራወቼ ላይ ፕረዘንቴሽን አደርጋለሁ። እነዛን ራሴ ጽፌ ሪፍሌክት የማደርጋቸው እና እነዚህን ነገሮች ሪፍሌክት ማድረጌ ለኔ እይታዬን ለስራዬም ያለንን ትኩረት ይጨምርልኛል። ለሰዎችም ለኔ ያላቸውን አመለካከት ከፍ ያደርግላቸዋል። እና ማቅረቢያ ማቅረብ እችላለሁ።

አዎ ዳቦ ማብሰል እችላለሁ። ለምሳሌ አሁን ከቤት ሚጋገርበት ሰዓት እኔ ሌላ ቤት በምውልበት ሰዓት ዳቦዎችን ማብሰል እችላለሁ። ለተለያዩ ነገሮች ሚገለገልበት ሰዓት እኔ ዳቦችን አብስየ እጠቀማለሁ አበስላለሁም እና በማብሰልም ደስተኛ ነኝ። እና ዳቦ ማብሰል እችላለሁ።

አዎ ሩዝን እወዳለሁ ሩዝን የምወድበት ምክንያት አንደኛ ለአመጋገብ ምቹ ነው። ሁለተኛ ነገር ሩዝን ከበላሁ በኋላ ደስተኛ ነው የምሆነው። ምንም አይነት ነገር። ረብሻ ምናምን ነገር አይከሰትብኝም እኔም ላይ። ደስተኛ ነው የምሆነው ሩዝን በምባላበት ሰዓት። ምቾት ይሰማኛል ንቁ እሆናለሁ ነገሮችን ለመስራት እዘገጃለሁ እና ሩዝ በጣም እወዳለሁ።

በአብዛኛው እምተኛው ማታ አራት ሰዓት ነው ምክንያቱም እስከዛ ድረስ ስራዎችን እሰራለሁ። ከልጆቼ ጋር ከወንድሞቼ ጋር እጫወታለሁ። ከእናትና አባቶቼ ጋር እጫወታለሁ። እና ቲክቶኮችን አዳዲስ ነገሮችን ጎግል ላይ ምናምን አያለው። እና ስለዚህ እመታኛው አራት ሰዓት ላይ ነው።

አዎ ብስክሌት እጋልባለሁ ብስክሌት እጋልባለሁ ለሚለው ጥያቄ አዎ ብስክሌት እጋልባለሁ። ምክንያቱም ማታ ማታ ላይ ከስራ ስመለስ ወይም አንዳንዴ ታክሲዎች ቢዚ በሚሆንበት ሰዓት ብስክሌት እጋልባለሁ። ብስክሌት መጋለቤ ደግሞ እኔን ደስተኛ ያደርገኛል በተለያዩ ነገሮች ላይ በቀላሉ እንድሄድ ያደርገኛል። እና ብስክሌት እጋልባለሁ

አዎ ልብሶቼ በስራት የተቀመጡ ናቸው ሰራተኞች ስላሉ አሉ ቤት የሚሰሩ እነሱ በአግባቡ መንገድ ልብሶችን ያስቀምጣሉ። እኔም በ በአግባቡ አጠፌ ምን ብዬ ልብሶችን አስቀምጣለሁ እንደዚህ የማስቀምጤ ደግሞ ትክክኛ እና ለኔ ወሳኝነት አለው። ልብሶቼን በአግባቡ አስቀምጣለሁ። እና በእነዛ አስቀመጥኩባቸው ልብሶችም በሚገባ አገኘሁ

እኔ የምመጥረው የምመርጠው ጥላን ነው ምክንያቱም ጥላን ያልኩበት ምክንያት ፀሀይ አንደኛ ይጎዳናል ጨረሩ አይናችን ይጎዳናል ቆዳችን ይቀይረዋል ያቃጥለናል። ስለዚህ ጥላ ግን ተስማሚነት አለው እንደ ነፋሻም አየር አለው ለኛ ምቾት ይሰጠናል። ስለዚህ እኔ የምፈልገው ጥላን ነው ጥላን ነው ጥላን እመርጣለሁ

በልጅነቴ የምወደው ጨዋታ እግር ኳስን ነው እግር ኳስን ያልኩበት ምክንያት ምክንያቱም በህፃንነቴ የእግር ኳስ ጨዋታዎችን በቴሌቪዥን እመለከታለሁ አባቴ ጋር በመሆን እግር ኳስ ተጫዋቾችን አያለሁ እና በዛ ምክንያት ከጓደኞች ጋር እግር ኳስን ስለምጫወት እግር ኳስን እወዳለሁ። እጫወትም ነበር።

ቅርጫት አለህ አዎ አለኝ። ቅርጫት አለኝ ምክንያቱም ቅርጫቶችን ለብዙ ነገር ነው የምጠቀምበት እንደ ዶሮዎች ጫጩቶች ነው የምጠቀምበት ለተለያዩ ነገሮች ነው የምጠቀምበት። እና ቅርጫት አለኝ ያንን ቅርጫት ልብሶች አስቀምጥበታለሁ ጫማዎች አስቀምጥበታለሁ የተለያዩ ደብተሮች መጽሐፍቶችን አስቀምጥበታለሁ እና ቅርጫት አለኝ

በስራ ላይ ብዙ ጥሪዎችን አደርጋለሁ አሁን በቀን ላይ እስከ ሁለት ጥሪዎች አደርጋለሁ በስራዬ ላይ ማለት ነው። ምክንያቱም እነዛን ጥሪዎችን የማደርግበት ምክንያት ሰዎችን በመፈለግበት ሰዓት የሆነ ነገር እንዲያደርጉ በምፈለግበት ሰዓት። በዛ ሰዓት ጥሪዎችን አድርጋለሁ ለሰዎቹ ማለት ነው።

ጥፍርህን ትቆርጣለህ ለሚለው? አዎ ጥፍሬን እቆርጣለሁ ብዙ ጊዜ በተለያዩ ነገሮች እቆርጣለሁ በሚያድግበት ሰዓት ለኔም እረብሻበሚሰጥብኝ ሳዓት። ጥፍሮችን እቆርጣለሁ በሚገባ ሁሌም እቆርጣለሁ እና ጥፍርን ትቆርጣለህ ለሚለው መልሴ አዎ ጥፍሬን እቆርጣለሁ

ማታ ከሰራ በኋላ ብዙ ጊዜ የማደርገው እግር ኳስ ጨዋታዎች ካሉ እግር ኳስ ጨዋታዎችን አያለሁ ፊልም ካለ ፊልም አያለሁ ከሰዎች ጋር እጫወታለሁ ጸሎት አደርጋለሁ መጽሐፍ ቅዱስ ሰዎችን አነባለሁ። እረፍት አደርጋለሁ። እና እነዚህን ነገሮች አደርጋለሁ ከስራ በኋላ ማለት ነው። ማታ

እኔ የምጠቀመው ብርድ ልብስ አንድ ነው። አንድ ብርድ ልብስ ነው የምጠቀመው የምጠቀምበት ምክንያት አንሶላዎች ከስር አሉ። ሁለት አንሶላዎች ከእነሱ በላይ አንድ ብርድ ልብስ ነው የምጠቀም እንደዚህ ያልኩበት ምክንያት ብርድ ልብሶች ለኔ። ከአንድ በላይ መጠቀም እችላለሁ ነገር ግን እኔ የምጠቀመው አንድ ነው አንድ መጠቀሜ ደግሞ ለኔ ምቾት ይሰጣኛል።

በቤተሰቦች ብዙ አይነት ባህላትን አከብራለሁ። የመስቀል በዓል አከብራለሁ፤ የእንቁጣጣሽ በዓል አከብራለሁ፤ የገና በዓል አከብራለሁ፤ የተለያዩ በዓላትን አከብራለሁ። እንደዚህም በማክበሬ እኔ ደስተኛና ንቁ ያደርገኛል ማለት ነው። እና እነዚህን በዓሎች ጥምቀቶችን ክብሮች ከቤተሰቦች ጋር በደስተኛ ሆነን ነው የምናከብረው ማለት ነው።

አዎ የጎረቤታችንን ድምጽ እሰማለሁ ጎረቤታችን የምንኖረው ኮንዶሚኒየም ስለሆነ ከአቅራቢያ የሚገኝ ድምጽ እሰማለሁ አንዳንድ የሚያወሩትን ነገሮች አዳምጣለሁ። ግን ምንም ለኔ የሚጠቅም ወሬ አይደለም የሚያወሩት ነገር። ግን በጎረቤታችን መካከል ያለው ቤት የተቀራረበ መሆኑን የጋራ መኖሪያ ቤት ስለሆነ የጎረቤታችን ድምጽ እሰማለሁ።

ዶሮ አለህ ለሚለው ጥያቄ አዎ አለኝ ዶሮዎችን አራባለሁ እና እነዛን ዶሮዎች ለተለያዩ ነገሮች እጠቀማለሁ። ለእንቁላላቸውን እሸጣለሁ፣ እንቁላላቸውን እመገባለሁ፣ እንቁላላቸውን ከተለያየ ቦታ እወስዳለሁ እና እንቁላላቸውን ስለምጠቀም ዶሮ አለ ለሚለው ጥያቄ አዎ አለኝ ነው መልሴ

በትምህርት ቤት የምትወደው ትምህርት ምን ነበር ለሚለው ጥያቄ እኔ የምወደው ትምህርት ማትስን ነው። ምክንያቱም ማትስ ስማር ደስተኛ ያደርገኛል መደመር መቀነስ ሎጋሪዝም ስማር እነዛን ነገሮች ትኩረት ሰጥቶ ነው መኖሩን የሚያስምረን እና ትኩረት ሰጥቶት ነው የሚሰጠን እኔም የማትስ ልዩ ፍላጎት እንዲኖረኝ አድርጎኛል። እና ማትስ ላይ ጎበዝ ስለነበርኩ የምወደው ትምህርት ማትስን ነው

ምን አይነት ሳሙና ትጠቀማለህ ነው? እኔ በአብዛኛው የምጠቀመው ሳሙና የገላ ሳሙናዎችን ነው የምጠቀመው ምክንያቱም የገላ ሳሙናዎች አንደኛ ምቾት አላቸው። ፍሌቨራቸው ሽታዎቻቸው ደስ የሚሉ ናቸው በፍራፍሬዎች ቃና የተሰሩ ስለሆነ የገላ ሳሞናዎችን እጠቀማለሁ። ላይፍ ቦይ የሚባለውን ሳሞና ለገላዬ እታጠባለሁ። እጠቀማለሁ ዲባ የሚለውን ለልብሶች እጠቀማለሁ

በመሬት ላይ መቀመጥ ተመቻቸህ? ለሚለው በመሬት ላይ በጣም መቀመጥ እወዳለሁ ምክንያቱም አንደኛ ይመቸኛል በመሬት ላይ ስቀመጥ በጣም ምቹ ነው ደስ ይለኛል እና መሬት ላይ ወገቤን አያመኝም እና መሬት ላይ መቀመጥ በጣም ደስ ይለኛል እና መቀመጥ እወዳለሁ

ቀዝቃዛ የአየር ሁኔታ ብዙም አልወድም። ሞቃትም ያልሆነ ቀዝቃዛም ያልሆነ መካከለኛ የሆነ የአየር ሁኔታ ነው የምወደው። ምክንያቱም ቀዝቃዛ በሚሆንበት ሰዓት በጣም ስለሚበርደኝ አልወደውም ለኔ ማለት ነው። ምክንያቱም በጣም ሲቀዘቅዘኝ ስራዎች መስራት አልችልም። እረበሻለሁ ሆዴን ያመኛል ምናምን እና ቀዝቃዜ ያአየር ሁኔታን አልወድም

የትርፍ ጊዜ ማሳለፊያዎች አንደኛ ከቤተሰቦቼ ጋር ብዙ ሰዓት አሳልፋለሁ እየተጫወትኩኝ ብዙ ወሬዎችን እያወራሁ። ሁለተኛ እህቶቼን ወንድሞቼን በማስጠናት ትምህርታቸውን በማገዝ ሶስተኛ የቤተሰቦችን ስራ። በማገዝ አራተኛ ለኔ ጊዜ በመስጠት መጽሐፍ ቅዱሶችን በማንበብ መጽሐፍቶችን በማንበብ አሳልፋለሁ

አዎ ሙዚየም ላይ መውደድ እወዳለሁ ምክንያቱም ሙዚየም ላይ የድሮ ነገሮች ቅርሶች ምናምን ስለሚቀመጡ እነዛን ቅርሶች በማይበት ሰዓት ለኔ ደስተኛ ያደርገኛል። እና ያለፉት ፓስት ታሪኮችን ያለፉት ታሪኮችን እንዳውቅ ስለሚያደርገኝ። ሙዚየም ላይ መሄድ እወዳለሁ

እኔ የምጠቀመው ስልክ ስማርት ፎን ነው ወይም ተች ነው የምጠቀመው። እነዚህ ስማርትፎኖችን የምትጠቀምበት ምክንያት አንደኛ ለብዙ ውስጥ ነገር ይጠቅመኛል። ምክንያቱም ፋይሎችን ለመላክ ሙዚቃዎችን ለማዳመጥ እግር ኳሶችን ላይቭ ለመየት። እና ብዙ ስቶሬጅ ስላለው እኔ የምጠቀመው ተች ስክሪን ወይም ተች ስክሪን ነው።

ቤቴን ብዙ ጊዜ አጸዳለሁ አሁን ለምሳሌ ከአንድ ሰዓት እስከ ሁለት ሰዓት። ወይም በቀን ሁለቴ ላጸዳ እችላለሁ። ግን በየቀኑ አንዳንዴ አጸዳለሁ ማለት ነው። ምክንያቱም ቤት በሚጸዳበት ሰዓት ጽድት ያለ ያደርጋል ንጹህ ስለሚሆን ቤቴን በቀን አንዴ አጸዳለሁ።

መጠበቅ ታግድ ነው ለሚለው እኔ መጠበቅ እወዳለሁ ምክንያቱም ለምንድነው ታውቃለህ በምትጠበቅበት ሰዓት አንደኛ ድህነት ይጠበቃል። እውነት ነገር ሴክዩሪቲ አለው ሶስተኛ ነገር። በምሄድበት ሰዓት። ድህነት የተጠበቀ ይሆናል ስለዚህ መጠበቅ ታገር ነው። ለሚለው አዎ ይሆናል ማለት ነው።

በድንቋን ታምናለህ ለሚለው? አዎ አምናለሁ ምክንያቱን። የማምንበት ምክንያት አንደኛ የሰው ልጅ ሰው በመሆኑ ምክንያት ብዙ ነገሮች ሊያጋጥሙት ይችላሉ። ቋንቋውን ልንግባባ እንችላለን በማንኛውም ነገር ልንግባባ እንችላለን። ስለዚህ በድንቁና ታምናለህ የሚለው? አሁን ይሆንናል መልስ

ጨው ብዙ አልወድም ምክንያቱም ጨው ለደም ግፊት ስለሚያጋልጥ ለስኳር በሽታ ስለሚያጋልጥ ብዙ ጉዳቶች ስላሉት ጨውን አልወድም ማብዛትም አልወድም። ወጥ ላይም ሲጨመር ብዙን ጊዜ አልወድም እና ጨውን መጠን እቀንሳለሁ። ምክንያቱም ከጥቅሙ ጉዳቱን የሚባልጥ ምግቦች በምበላበት ሰዓት የጨው መጠን እቀንሳለሁ። እኔ ጨው አልወድም

ኢንተርኔት አለኝ የሚለው አዎ አለኝ ኢንተርኔት አለኝ በማንኛውም ቦታ እጠቀማለሁ። ዋይዮችም ምናምን እጠቀማለሁ በማብራት ማለት ነው። እና በምትጠቀምበት ቦታ ኢንተርኔቶች አሉኝ ማለት ነው። ኢንተርኔቶችን ለብዙ ነገር እጠቀማለሁ ስለዚህ አሁን ኢንተርኔት አለኝ ማለት ነው።

ሽማግሌዎችን እንዴት ታከብራለህ? የሚለው ጥያቄ ሽማግሌዎችን በደንብ አከብራለሁ። አንደኛ ታክሲ ውስጥ በማገኛቸው ሰዓት እ ቦታዎችን በመልቀቅ ለሽማግሌዎቹ ቦታዎችን በመልቀቅ። እ እነሱ የሚፈልጉትን በማድረግ ትራፊክ ላይ በሚያቋርጡ ሰዓት እነሱን ተሸክመው በመውሰድ በብዙ ነግሮች እረዳቸዋለሁ። እቃዎችን በመውሰድ በማገዝ ሽማግሌዎችን እረዳለሁ። ለመውጣት አዎ ይሆናል

ቤተሰቦቼ ስድስት ስኖን እናትና አባቶቼና አራት ሶስት እህት እና እኔ ብቻ ነኝ ወንድ እና ሶስቱም ሴቶች ናቸው እኔ ብቻ ነኝ ወንድ። አራታችንን ዩንቨርስቲ ገብተን ተመርቀናል አንዷ በሲቪል ኢንጂነሪንግ አንዷ በሲቪል ኢንጂነሪንግ ሁለቱ አንዷ በሜዲሰን እኔ ደግሞ በኢንፎርሜሽን ቴክኖሎጂ ነው የተመረቅነው።

አወ በአንድ ግዜ ብዙ ስራወቼን አስተናግዳለሁ። እንደዚህ ያልኩበት ምክናየት ለምሳሌ እንደዚህ ቮይስ እየላኩኝ ጽሁፍ ልጽፍ እችላለሁ እንደዚህ ቮይስ እየላኩኝ ቲቪ ላይ እችላለሁ እግር ኳስ ላይ እችላለሁ ቴክስቶችን ከጓደኞች ጋር ላወራ እችላለሁ። እና በአንድ ጊዜ አንድ ወይም ሶስት ስራዎችን መስራት እችላለሁ አስተናግዳለሁ

ከቤቴ ስራዬ ኦልሞስት ወደ አራት ኪሎ ሜትር ምናምን ይርቃል በታክሲ ኦልሞስት አራት ታክሲዎችን መያዝ ይጠበቅብሃል ወደ ስራ ቦታ ለመሄድ ማለት ነው። እና ኦልሞስት አራት ኪሎ ሜትሮች ይርቃል ማለት ነው። ከቤቴ አንስቶ እስከ ስራ ቦታዬ ማለት ነው።

የዛሬ ያየቱ የአየር ሁኔታ በኢትዮጵያ በተለይም በመዲናዋ በአዲስ አበባ ያለው የአየር ሁኔታ ነፋሻማ ሞቃት ነው ቀዝቃዛ የማይባልም ሞቃት ነው ዛሬ የዋሉን ቀን ማለት ነው። ድመናማም አለ ከፊል ድመናማም አለ። በአጠቃላይ ግን ሞቀቱን ሆኖ በአዲስ አበባ የዋለው።

የስራ ምግባር አከብራለሁ ምክንያቱም የስራ ምግባር በማከብርበት ሰዓት አንደኛ ለስራዬ ትልቅ አክብሮት ሊኖረኝ ይችላል። ሰዎችን አከብራለሁ ብዙ አይነት ነገሮችን አከብራለሁ እና የስራ ስርዓቶችን እና ምግብ ባሮችን በደንብ አከብራለሁ ወይም ደግሞ በስራዬ ላይ ውጤታማ እንድሆነ እረድቶኛል።

አዎ በገበያ ዋጋ መደራደር እችላለሁ። ምክንያቱም እንደሱ ያልኩበት ምክንያት ገቢዎች አሉ እነዛ ገቢዎች ለኔ ይጠቅመኛል አይጠቅሙኝም የሚሉትን ነገሮች አይና ለምሳሌ ሽንኩርት ሃያ ብር የሚሸጥ ከሆነ ከዛሬ ሁለት ሳምንት በፊት አሁን ላይ ሰላሳ ከሆነ። ሰላሳ ብር ከሆነ እከራከራለሁ ለምን አስር ብር ጨመረ ብዬ ማነው? ስለዚህ በገበያ ዋጋ መደራደር እችላለሁ።

ቃልህን ትጠብቃለህ? ለሚለው አዎ ቃሌን እጠብቃለሁ ምክንያቱም ቃሌን የምጠብቅበት ምክንያት አንድ ነገር በሚፈጠርበት ሰዓት ወይም ሌላ ነገር በሚፈጠርበት ሰዓት ቃሌን እጠብቃለሁ። አንድ ነገር አደርጋለሁ ካልኩ አሁን ለምሳሌ የሆነ ሰው የሆነ ነገር አድርግልኝ ይሄን ብር ለሰው ስጥልኝ ይሄን ሚስጥር ለሰው እንዳትናገር ብለን ያን ሚስጥር ለሰው አልናገርም ቃሌን እጠብቃለሁ ማለት ነው እና ቃሌን እጠብቃለሁ።

የምትወደው ከተማ የት? ነው ለሚለው ጥያቄ የምወደው ከተማ ባህርዳርን ነው። ባህርዳር ያልኩበት ምክንያት ባህርዳር አንደኛ ጸጥታው ደስ ይላል እ ጽድት ያለ ከተማ ነው ለኑሮ አመቺ ስለሆነ። ባህርዳር ከተማን በጣም ነው የምወደው። ከሌሎች ክልሎች የተለየ ባህርዳርን ከተማ ሞር እወደዋለሁ

መልእክት የምልክባቸው መተግበሪዎች ብዙ አይነት መተግበሪዎች አሉ ከነዛ መካከል ቴሌግራም አንዱ ነው ቴሌግራም ብዙ ጓደኞችን የማገኝበት ስለሆነ በዛ ነው። መልእክት የምልከው ሁለተኛ ኢንስታግራም አለ ሶስተኛ ፌስቡክ አራተኛ ትዊተር አሉ እነዚህ መተግባሪዎች በቀለሉ ለጓደኞቼ ሜሴጆችን እንድልክ ይረዳኛል። መልእክቶችን

ቀልድ መናገር እወዳለሁ እንዲሁም ጓደኞቼ የሚሉኝ ቀልደኛው ነው የሚሉኝ ቀልድ መናገር በጣም በጣም እወዳለሁ ምክንያቱም ቀልድ መናገር የምወድብት ምክንያት አንደኛ እኔን ያዝናናኛል ሁለተኛ ሰዎችን ቀልብ ስባለው እና ቀልዱንም በብር መቀየር ስለምችል ቀልድ መናገር በጣም እወዳለሁ እችላለሁ።